የቤት እንስሳ አለችኝ ስሟ ውሻ ይባላል ውሻዬ እድሜዋ ስድስት አመት ነው። በየአመቱ ክትባት ትወስዳለች። ይሄ የሚደረገው ደግሞ ለቤተሰብ አባላት ችግር እንዳይሆን ነው። ራቢስ የሚባል ተላላፊ በሽታ አለ። በዚህ እንዳንጠቃ እናስከትባታለን። ክትባቱ የሚገኘው በነፃ ነው። መንግስት ክትባቱን ይፈቅዳል። በየአመቱ ያስተዋውቃሉ እኛም በአቅራቢያችን በሚገኘው ጣቢያ ተገኝተን ውሻችን እናስከትባለን። በዚህም ምክንያት የቤተሰብ አባላት ችግር ላይ አይወድቁም አይሰጉም አብረው ይጫወታሉ። ግን አብረው አይተኙም። አብረው ይውላሉ። ነገር ግን አብረው አይበሉም። አብረው ወደ ውጪ ሊወጡ ግን ይችላሉ አብረው ሰፈር ውስጥ ሊንቀሳቀሱ ይችላሉ። ውሻም የቤተሰብ አባላትን ታከብራለች ትወዳለች በጣም ታዛዥ ታማኝ ሁል ጊዜ ከወጣችም ደግሞ ተመልሳ ወደ ቤት የምትገባ ናት። የቤት ውሻ በጣም ተወዳጅ ናት። ተወዳጅ የቤት እንስሳዬ ናት። እንደ ድመት ካሉ የቤት እንስሳት አብዝቼ እወዳለሁ። ውሻን ምክንያቱም አንደኛ ቤት ትጠብቃለች። ሁለተኛ ታማኝ ታማኝ ናት። ሶስተኛ እንደ ድመት ደግሞ አትቧጭርም በጥፍሯ። ስትመቷትም እንስሏትም ስቋጧትም በጣም ትሰማለች። ድመት ሰው ጋር ትተኛለች። ሌላ ተላላፊ በሽታም ልታስተላልፍ ትችላለች። የራሷ ቤት ለብቻዋ የላትም። ስለዚህ ውሻን ከድመት አብዝቼ እወዳለሁ። እና እንደዚሁ የቤት እንስሳ የምላቸው እነዚህን ነው። እኔ ከውሻ ከድመት ይልቅ ውሻ አለኝ። አመሰግናለሁ።

እኔ ከተማ አልተወለድኩም የተወለድኩት ገጠር ነው። ስሙም ኪታር ይባላል። የ የት? ይገኛል ከተባለ ከኢትዮጵያ ባስተ ምዕራብ ከሚገኛው ቤንሻንጉልጉምዝ ተብሎ አሁን ከምጠራው በመተከል ዞን ወንበራ ወረዳ ከሚባል ስር የሚገኝ ቀበሌ ነው። ኪታር ማለት ኪታር ምርጥ የቡና ሀገር ናት። የእህል ሀገር ጤፍ የምበቅልበት ሰዎች የምዋደዱባት ብዙ ቋንቋ አይነቶች የሚነገርባት አማርኛ ኦሮምኛ ጉሙዘኛ ሽናሽኛ የምነገርባት ድሮ ደግሞ ጎጃም ክፍለ ሀገር ተብሎ በሚጠራበት ውስጥ የምትዋሳን ስትሆን እንደ ዞን አሁን ቤንሻንጉል የሚባል ስር የምትገኝ ናት። ኪታር ቀበሌ ስለዚህ ትውልዴ ከተማ ሳይሆን ገጠር ነው ማለት ነው።

አዎ ብዙ ሰነዶችን አዘጋጃለሁ ሙያዬ መምህር ስለሆነ፤ መምህር ደግሞ ተማሪዎቹ ጋር ሲሄድ ምን ይዞ መሄድ እንዳለበት፤ ቀድሞ መዘጋጀት አለበት ሲዘጋጅ ከሚያነበው እያንሰላሰለ፣ እየሰነደ አዘጋጅቶ ይዞ ይሄድና ሰነዶቹን አገልግሎት ላይ ያውላል። እንደገና አገልግሎቱ ወደ ሰነድ ይቀየራል በኋላ ከስራ መልስ ማለት ነው። እንዲያውም ስራ ላይ ሆኖም የተማሪም ባህሪ ባህሪ ለውጥ ለመዳሰስ ብዙ ሰነዶች ይዘጋጃሉ በአንድ ክፍል ውስጥ ከአርባ በላይ ተማሪዎች ስላሉ፤ የአርባ ተማሪዎች ባህሪ ለውጥን በአርባ ደቂቃ ውስጥ ለመለየት ጅግ አስቸጋሪ ነው። በእነዚህ ሁሉ ዙሪያ ሰነድ ይዘጋጃል። በዚሁ ልክ ሌሎች ክፍለ ጊዜዎችም ይኖራሉ። በቀን ውስጥ ሶስት ወይ አራት ክፍለ ጊዜ ይኖራል። ያ ማለት በአንድ ክፍል ውስጥ እንኳን አርባ ተማሪ ቢኖር አርባ ጊዜ ሶስት ወይም አርባ ጊዜ አራት ማለት ነው። እናም ለእነዚህ ሁሉ ተማሪዎች ስነድ ይዘጋጃል፤ የባህሪ ለውጣቸው ይመዘናል፣ ይተነተናል የእለት ዝግጅት ይዳሰሳል፤ ክንውን ይዳሰሳል ለሌላው ቀንም እንደዚሁ ዝግጅት ይደረጋል አሰሳና ዳሰሳ ይደረጋል፤ ምዘና ይደረጋል ስለዚህ በተማሪዎቼ ብዛት ልክ ሰነድ አዘጋጃለሁ ማለት ነው። ይሄ ስራ እለታዊ ብቻ አይደለም፤ ሳምንታዊም፣ ወራዊም፣ አመታዊም ነው። ስለዚህ ብዙ ሰነዶችን አዘጋጃለሁ፣ አስተምራለሁ፣ እፈትናለሁ፣ እመዝናለሁ፣ እነዚህን ሁሉ ደግሞ እሰንዳለሁ። ስለዚህ ብዙ ሰነዶችን አዘጋጃለሁ ሲባል በተማሪዎቼ ልክ ክህሎታቸውን፣ የባህር ለውጣቸውን፣ ግንዛቤያቸውን፣ እውቀታቸውን የሚለካ የሚዳስስና የሚያስረዳ ሰነዶችን ስለማዘጋጅ፤ ብዙ ሰነድ አዘጋጃለሁ ብዬ ማውራት እችላለሁ።

ኢንተርኔት አለህ ለሚለው ጥያቄ መልሴ አዎን ኢንተርኔት አለኝ ነው። ኢንተርኔትን የማገኘው ከኢትዮ ቴሌኮም ነው። መጀመሪያ አገልግሎት ፈላጊ ሆኜ እሄድና የኢንተርኔት አገልግሎት ውል እገባለሁ። ቴሌም በየወሩ የሚከፈልበትን አገልግሎት ይሰጠኛል ከአገልግሎት በኋላ እከፍላለሁኝ። እንደየአገልግሎቱ ይለያያል የሚከፈለው ዋጋ የኔ የቤት ወይም የመኖሪያ ቤት ስለሆነ በወር ምከፍለው ከአንድ ሺህ ብር በላይ አይሆንም። የሌሎች ገዚህ ውጪ ሊሆን ይችላል። ኢንተርኔትን ደግሞ ምጠቀመው በሞባይል በሞባይልም በላፕቶፕም በሌላም ሊሆን ይችላል። ነገር ግን በአብዛኛው የምጠቀመው አለም አቀፋዊ መረጃዎችን ለስራዬ እለታዊ ስራዬ አጋዥ የሆኑትን መረጃዎች በድምጽ በምስልና በተንቀሳቃሽ ምስል ለማግኘት ስፈልግ ነው። በተለይ ደግሞ ዩቲዩብ የሚባለውና የጽሁፍ መረጃዎች እጅግ ይጠቅሙኛል አብዛኛውን አገልግሎት የምሰጡኝ ናቸው። ስለዚህ ኢንተርኔት አለኝ በደንብም እጠቀምበታለሁ።

ቀዝቃዛ አየር ሁኔታ ትወዳለህ አልከኝ? አዎ። ቀዝቃዛ አየር ሁኔታ እወዳለሁ ነገር ግን በጣም ቀዝቃዛ አልወድም። በጣም ቀዝቃዛ ሲሆን ሰውነቴ ቆዳ ማለትም ቆዳዬ ይደርቃል በየቦታው ጥቋቁር ነጠብጣቦችን ያሳያል። ነጫጭ ቅርፊት የሚመስልም ከሰውነቴ ከፊቴ ይወጣል። እሱ በጣም ቀዝቀዝ ሲል ነው በዛ ላይ ሰውነትም ይደነዝዛል እኮ በጣም ቀዝቀዝ ሲል። ነገር ግን መጠነኛ ቅዝቃዜ ሲሆን ጥሩ ነው። አንደኛ የሰውነት ሙቀት በደንብ ከፍ አይልም። ሁለተኛ ራስ ምታት አይኖርም። አራተኛ ድካምና ረሃብ አይጠነክርም። ሶስተኛ ልብስም በደንብ አይቆሽሽም። ስለዚህ ቀዝቃዛ የአየር ሁኔታ በጣም እወዳለሁ። እንዳውም ስጓዝ አይደክመኝም። ሙቀት ባለበት ግን ብዙ መጓዝም አይቻልም። ትራንስፖርት ወይ ደግሞ ትራንስፖርት ፍለጋ የግድ ይልሃል። እና ቀዝቃዛ አየር ሁኔታ እወዳለሁኝ። ስለዚህ ከሙቀታማ የአየር ሁኔታ ጋ እንኳ መወዳደር አይችልም። ግን በጣም ቀዝቃዛም ደግሞ ልክ እንደ በረዶ በለው እሱ ያስቸግራል።

በምን ትመገባለህ የሚለው ጥያቄ ብዙ አይነት መልስ አለው። ለምሳሌ እኔ በእጄ እመገባለሁ። በማንኪያ እመገባለሁ፣ እቃ ከሆነ ደግሞ በሳህን እመገባለሁ፣ ወይም ሌሎች ትሪ ብለው ሊጥሩት ይችላሉ በእሱም እመገባለሁ፣ እንደአንዴም በገበታ እመገባለሁ፣ እንዳንዴ በሰፌድ እመገባለሁ፣ ወጥ ያለው ነገር ከሆነ በሳህን ወይም በገበታ ነው የሚቀርበው። ወጥ የሌለው ከሆነ ግን በስፌድም ሊቀርብልኝ ይችላል፣ ስለዚህ ምመገብበት ነገር ወይም ሁኔታ የተለያየ ነው ማለት ነው። እናም በምን ትመገባለህ የሚሉ እነዚህን ነገሮች ሊሆን ይችላል ሊጠይቀኝ የፈለገው።